የትኛውም በዓል ትወዳለህ? ያው እኔ የምወደው በዓል አንደኛ የዘመን መለወጫ እንደ ኢትዮጵያ አቆጣጠር የዘመን መለወጫ አለ ወራዊ መስከረም ላይ አንድ ላይ ማት ነው። ሁለተኛ ደግሞ የገና በዓልን እንዲሁም አሁን እየደረሰ ነው። በሃያ ዘጠኝ የሚቀጥለው ያው የገና በዓል አምላካችን ጌታችን መዳኒታችን ኢየሱስ ክርስቶስ ያተወለደበት በዓል ስለሆነ

የስራውን ግምገማ ትደረግልሃል? አዎ እኔ አብዛኛው የምሰራው ሰልፍ ኢምፕሎይድ ነው። የራሴን የራሴን ስራ ነው የምሰራው። የራሴን ስራ ነው የምሰራው እና ያው አለቆቼ የሚያስተደድሩኝ አካል ራሳቸውን የቻሉ መግምገሚያ ስራአት አላቸው እሱን ተከትለው እኔ የምሰራውን ስራ እነሱ ያው አይተው ይገመግሙኝ

የምትወዱት ምግብ ምንድነው? ያው እንግዲህ የኢትዮጵያ ውስጥ ብዙ የተለያየ ምግቦች አሉ። እኔ ግን የምወደው ያው እንግዲህ ሽሮ ወጥ ነው። ሽሮ ወጥ የኢትዮጵያ አብዛኛው ምግብ ነው እንግዲህ አብዛኛው ማህበራሰባችን ይወዳል። ከእሱ ቀጥሎ ደግሞ ከባአላት ጋር ተያይዞ የሚሰሩ ምግቦች አሉ እንደ ስጋ አሉ ዶሮ ወጥ እኔ እወዳለሁ በጣም እወዳለሁ

ነገሮችን በስርዓት ታስቀምጣለህ አዎ እንግዲህ ያው የተለያዩ ነገሮች አሉ የትምህርት መረጃዎች አሉ። ሌሎች ቁሳቁሶችም አሉ። እነሱን በስርዓት መልኩ አስቀምጬ ያው ስፈልግ እጠቀማለሁ ያው ቶሎ ሳገኝ ቶሎ ማግኘት ስፈልግ ያው በማግኘት ቦታ አስቀምጣለሁ። ለሚያስፈልገውም ሰው እሰጣለሁ።

የስራ እድገት እየፈለክ ነው? አዎ ያው እንደ አጠቃላይ ሁሉም ሰው የስራ እድገት ይፈልጋል። እኔም እንደራሴ የምሰራው የራሴ ሙያ አለኝ። እሱ ተጨማሪ ደግሞ ሙያዬን ያው ከፍ ብል ደስ ይለኛል። ሙያዬን ደም አዳበሬ ያው ሀገሬን ወገኔን የተለያዩ ሰዎችን ብረዳ ደስ ይለኛል። እኔም በሙያዬ ከፍተኛውን አስተዋጽኦ ባደርግ ደስ ይለኛል

መዋቢያ ትጠቀማለህ እሱን እንኳን እኔ አልጠቀምም እንግዲህ ያው ያን ያህል አይደለሁም ብዙም እንትን አይደለሁም። ያው ተፈጥሮ የሰጠችኝ ጸጋ ተቀብዬ የሚሄደው አንዳንድ አስፈላጊ ያሉ የዉበት መጠበቂያ ግዴታ የማይቀሩ ከሆነ እጠቀማለሁ እንጂ ያን ያህል የመዋቢያ ነገሮችን አልጠቀምም።

በመስመር ላይ ትማራለህ አዎ አዎ አዎ እንዴ ይሄማ ግድ ነው። እንዲሁ በጣም ብዙ ጊዜ የማሳልፈው በመስመር ላይ በመማር ነው የተለላያዩ ጠቃሚ ትምህርቶች አሉ። የራሴ የሆነ ሙያ አለኝ እሱን እያበለፀኩ የሚቀጥሉትን ደግሞ አሁንም ያድጋል አይቆምም። ትምህርት የሚቀጥሉትን ደግሞ እያሻሻልኩ ደረጃዬን ስርዬንም ከፍ ለማድረግ እየሞከርኩ ነው ያለው

እድለኛ ነገር አለህ። ያው ይሄ እንግዲህ ያው በከፊል ነው። ሙሉ እድል አለኝ አልልም ግን ያው አንዳንዴ ደግሞ የሚመጣ ነገር አለ ያው ሳላስበው የሚመጣ አለ። አንዳንዴ ደግሞ የሚመጣ ነገር አለ። ስለዚህ ያው ግማሽ ነገር ነው ብለው ይሻላል እንዲሁ ያው ሙሉ እድለኛ አይደለሁም ለማለት እችላለሁ። የተወሰነ እድል ደግሞ አለኝ ማለት እችላለሁ

በጠዋት በስራ ምን? ታደርጋለህ ያው እንግዲህ በጠዋት እንደ ሀገራችን መጀመሪያ በጠዋቱ ጸሎት ይቀድማል። ከጸሎት በኋላ ያው እንግዲህ ስራዬን ባርክልኝ ብሎ እያንዳንዱ ራሱ የስራ ዘርፍ አለሁ። ወደ ስራው ይሰማራል። ይሄን ደግሞ አብዛኛውን ስራዬን የምሰራው ጠዋቱ እስከ አምስት ሰዓት ስድስት ሰዓት ባለው በቃ ቢያንስ ሃምሳ ፐርሰንቱን ስራ የምሰራው በጠዋቱ ነው

ምን አይነት ቦርሳ ትጠቀማለህ? ያው ቦርሳ እንግዲህ የምትጠቀመው ያው የልብስ ቦርሳ ነው። አብዛኛውን ስንት ጊዜ የምትጠቀመው? ቀጣይ ደግሞ እንደዚህ የብር ኖት መያዣዎች ቦርሳዎች ያው ዋሌቶች ማለት ነው። እነሱንም የምትጠቀመው ያው ለብር መያዣ ምናምን እምጠቀም አብዛኛውን ያው የልብስ ቦርሳዎችን ለመንገዴ ለምን ለጉዞ ምናምን እምጠቀማቸው የልብስ ቦርሳዎች